ይሄን ጥያቄ ስለጠየከኝ አመሰግናለሁ። ሳህኖችን ማጠብ ትወዳለህ ላልከኝ ጥያቄ? ሳህኖችን ማጠብ መውደድ ብቻ አይደለም ግዴታም ነው ብዬ አስባለሁ። ምክንያቱም ሰው የበላበትን ወይም የተመገበበትን ሳህን አጥቦ ማስቀመጥ ግዴታው ነው። ምክንያቱም ደግሞ ሊጠቀመውና ሊያገለግለው ስለሚችል። ሳህኑን ማጠብ ግዴታው ስለሆነ እኔ ማጠብም ግዴታዬ ነው። ስለዚህ ወድጄም ሆነ በግዴታዬ አጥበዋለሁ። እና ላንተ ጥያቄ ተገቢ መልስ የሰጠሁ ይመስለኛል። እንዳልከው ማጠብ እወዳለሁ።